ዝናብ የሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናብ ድምጽ ያረጋጋኛል ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ አርጥብ ነው ሰዎች በዣንላ ይራመዳሉ። ማውራት ድምጽ ይሰማል የተፈጥሮ እየታጠበ ነው። ዝናብ ለመሬት በረካት ነው። እህሎች ያድጋሉ። ይህን የአየር ሁኔታ እወዳለሁ ቤት ውስጥ ሞቅና ደህንነት አለ

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ። እናቴ ሁሌ በደስታ ትመላለሳለች። ስለሁሉም ነገር ትናገራለች አባቴም መልስ ይሰጣል። እህቶቼ ደስታቸውን ይናገራሉ። እናቀንሳለን ስለ አዲስ ነገሮች እንነጋገራለን። የቤት በሬዎች ይሰማሉ አንዳንድ ጊዜ ናፍቆኛል። ግን ድምፃቸው መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልብ ውስጥ ናቸው

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያ እከፍታለሁ። ወዳጆች ምን እያደረጉ እንደሆነ አያለሁ መልእክቶችን እመልሳለሁ። ሰዓት ያልፋሉ ይህ ጤናማ አይደለም ሌሎች ነገሮች ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየቶችም ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ የስክሬን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ተጠቃሚ ናቸው ግን ቁጥጥር ያስፈልጋል

አዲስ ጫማ መግዛት አለብኝ። አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩ ብዙ አማራጭ አሉ። ቀለሞችና ቅጦች የተለያዩ ናቸው። አንዳንዱም እሞክራለሁ መቹ መሆን አለባቸው። አንዳንዶች በጣም አጥበበኛ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ቆዳ ጫማ ጥሩ ጥራት አለው ግን ዋጋ ውድ ነው። ስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩ ጥቁርና ቀለል ያለ ቅጥ ደስ ብሎኛል።

የእለት ምሳ ጊዜ የመጣን ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴን እንጀራ እናወጥ ፈጥራለች። የማይክሮ ወብ እሞቃለሁ በወደድኩ ቦታ ተቀምጫለሁ ባልደረቦች አብሮ እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠማችሁ ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዛ ወደ ስራ እንመለሳለን። መሳይ ጊዜ አስፈላጊ እረፍት ነው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

ዛሬ ይህ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይንም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ ሁሉም በሶፋ ላይ እንቀመጣለን። መብራት እናጠፋለን በትልቅ ስክሪን እንመለከታለን። አንዳንድ ዝጊ እናስቀዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደዱት እንነጋገራለን የፊልም ምሽት የመዝናኛ ጊዜ ነው። ከጎደኞቼ ጋር ማሳለፍ ይበልጣል

ምሽት ላይ ቤተሰቡ አብረን እንበላለን ይህ የእለት ምርጥ ጊዜ ነው እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ እየረዳት ይሆናል ሁሉንም በዙሪያ ተቀምጠን እንነጋገራለን። አንዳንዱ የእለት ታሪክ ይናገራል አባቴ ይስቃል። እናቴ ትንከተከታለች ወንድሜ አዲስ ነገሮች ይናገራል። እኔም የእለቱን ልምድ እናገራለሁ እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። በየምሽቱ ይሄን እናደርጋለን

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው ፍሬሽ ጁንስ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮጩ ፈጣን ናቸው። በቀጥታ በፊትህ ያዘጋጁታል ዋጋው ርካሽ ነው ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ልምድ ነው

በየሳምንቱ ቤተሰቤን እወዳለሁ ደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትናገራለች አባቴን መልስ ይሰጣል። እህቶቼ ደስታቸውን ይጋራሉ እንቀንሳለን ስለ አዲስ ነገሮች እናነጋገራለን። የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናፍቆኛል ግን ድምፃቸው መስማት ያስደስተኛል። እዚህ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሉ በልቤ ውስጥ ናቸው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

ዛሬ በሽታ ሰማኝ። ራስ ምታትና ትኩሳት አለብኝ። ወረስዳ አልሄድኩም። ቤት ውስጥ በአልጋ እቆያለሁ። ብዙ ዉሃ እጠጣለሁ። መድሃኒት እወስጃለሁ። እናቴ ሾርባ ላከችልኝ። ሞቅ ያለ ነው። ትንሽ ያህል እበላለሁ። ድካም ይሰማኛል። ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ነገ ተስፋ አደርጋለሁ። ጤንነት አስፈላጊ ነው።

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ ሱቅ የሄድኩ ብዙ አማራጮች አሉ። ቀርሞችና ቅጦች የተለያዩ ናቸው አንዳንዱን እሞክራለሁ። ምቹ መሆን አለባቸው አንዳንዶች በጣም ጥበበኞች ናቸው። ልዑሽ በጣም ትልቆች ናቸው ለረጅም ጊዜ መራመድ እችል ከወዳጅ አማጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻ አንዱን መረጥኩ። ጥቁርና ቀላል ቅጥጥ ደስ ብሎኛል

ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀኒካሎችና ባልዲ ማዘጋጀት አለብን ሁሉም ጎረቤቶች ይመጣሉ። ረዥም መስመር ይፈጥራሉ መጠበቅ አያስችል ግን ምርጫ የለም ዉሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብ እና ለማብሰል እንጠቀማለን። በጥንቃቄ መጠበቅ አለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አረጋለሁ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

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶች የተለያዩ ናቸው ስለ ፕሮጀክቱ አቀራረብ መደራረብ አይቻልም። ሁላችንም እናምናለን ውይይቱ ትንሽ ሙቅ ሆነ። ሌሎች ሰራተኞች አስተውለዋል። ይህ መችው አይደለም ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪ ማስገባት ያስፈልጋል ችግሩ መፍታት አለብን። ስራው መቀጠል አለበት ግላዊ ስሜት ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማቱ ይጠይቃል

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት ጀምራለሁ አይምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም ሁሉም ጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው። እርስ በእርስ እናበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብን ሰህተቶች መኖር አይችሉም ጊዜው ሊደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

ለማስተዋል ተስፋ እያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ፤ ሁሉም ቀጠሮ ፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ፤ ውሳኔው ቀርቧል። አንዳንዴ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው ግን በእኔ የተሻለ አምናለሁ። የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው። ውጤቱን በቅርብ እሰማለሁ። ምንም እንኳን ምንም ቢሆን መስራት እቀጥላለሁ።

ለደንበኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። እስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት። ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን መመልከት እችል። የቡድን አባላት ያግዙኛል አስተያየቶቻቸውን እጠይቃለሁ አቀራረቡን እናሻሽላለን። ባለኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ። ደንበኞች በሙያነት እንደምንሰራ ማየት አለባቸው በመጨረሻ ስኬታማ ይሆናል። ተስፋ አደርጋለሁ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

ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርስ እንረዳዳለን። ፎኮኮን እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻችን ከእኛ ጋር ልጆች ጋር ይጫወታሉ። ለባል ጊዜ አብረን እናከብራለን መፍትሄ ከፈለግን ይረዱናል በየሰሞኑ እንገናኛለን አንዳንዶቻቸው እድሜያቸው ከፍ ያለ ነው። ምክር ይሰጡናል ጎረቤቶች እንደ ቤተሰብ ይሆናሉ መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል

መጽሐፍ ማንበብ የምወደው ተግባር ነው በየሳምንቱ አዳዲስ መጽሐፍት እፈልጋለሁ ታሪኮች አለም ይከፍታሉ ምናባዊ ቦታዎች እጎበኛለሁ። አዳዲስ ነገሮችን እማራለሁ አንዳንድ መጽሐፍ ያልቃሉ ሌሎች ያስቃሉ ደራሶች ብልህ ናቸው። ቃላቸው ልብ ይነካሉ። ምሽት ላይ ከመተኛት በፊት አነባለሁ። ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦች ይረዳሉ ማንበብ አእምሮን ያድጋል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

ስልኬን በጣም እጠቀማለሁ። ሁሌ እየፈተሽኩ ነው። በማለዳ ምንም ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆቼ ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ። ሰዓታት ያልፋሉ፤ ይሄ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርመኛል፤ አስተያየቶችን ማንበብ እወዳለሁ። ቪዲዮ እመለከታለሁ፤ ወይ ስክሪን ጊዜ መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ተጠቃሚ ናቸው፤ ግን ቁጥጥር ያስፈልገናል።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

የንግድ አውታረ መደብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲሶች መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቃራብኩ ራሴን አስተዋውቄያለሁ ስለራሴ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል። የንግድ ካርዳቸውን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶቹ ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ። የስራው አውታራ መደብ ለእድገት አስፈላጊ ነው

ድመት አለኝ ስሟ ሉሲ ነው በጣም ውብ ናት ተንኮለኛ ናት በየቀኑ መመገብ አለብኝ። ውሃዋን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድደዋለች አንዳንድ ጊዜ እግሬ ላይ ትተኛለች። ከጠማት ይሰማታል። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋ መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶች የተለያዩ ናቸው ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ሁለታችንም እናምናለን ውይይቱ ትንሽ ሙቋናል ሌሎች ሰራተኞች አስተዋሉ። ይህ ምቹ አይደለም ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገኘት ያስፈልጋል። ችግሩን መፍታት አለብን ስራውን መቀጠል አለብን። ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማት ይጠይቃል

እንጀራ ማብሰል የቤተሰብ ስራ ነው መጀመሪያ ጤፍ መፍጨት አለብን ከዛ ውሃ እናቀመዋለን ሶስት ቀን መጠበቅ አለብን። ሲያፈርም ጥሩ ሽታ አለው ምጣድ ላይ እንጎርፋለን ትልቅ ክብ መልክ አለው በእሳት ላይ በፍጣት ይበስላል። ጎን እንገለብጠዋለን ከዛ ብጥብጥ እናሸንፈዋለን እንጀራ በየቀኑ እንጠቀማለን። ከወጥ ጋር ጣፋጭ ነው። ይሄ የኛ ባህላዊ ምግብ ነው ማብሰል ጥበብ ይፈልጋል

ያትክልት ስራ ማድረግ እወዳለሁ ትንሽ ያትክልት ቦታ አለኝ አተር እና ቲማቲም እዛራለሁ በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ። አዲስ ቅጠሎች ሲመጡ ደስ ይለኛል አፈር መቀነስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይሄ ትክክለኛ ስራ ነው። አበባዎችን እዘራለሁ ቀለሞች ያስደስቱኛል የራሴን ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። ያትክልት ስራ መደሰት እና ምርት ነው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

የእንቅልፍ ልምዴ ጥሩ አይደለም ብዙውን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ። ከዛ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡናዬ ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ ዶሮዎች ስምንት ሰዓት ይመክራሉ። ግን እኔ ስድስት ሰዓት ያህል እተኛለሁ በቂ አይደለም ስልኬን ባታም በፊት ማስቀመጥ አለብኝ። ይህ እንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ።